አዎ አጎበር በደንብ ነው የምጠቀመው ምክንያቱም ከተለያዩ ዝንቦዎች ንክሻ ራሴን ለመጠበቅ እንዲሁም ከወባ በሽታ ራሴን ለመጠበቅ የትንኝ መረብን እጠቀማለሁ። ይህ ማለት አጎበር ማለት ነው። ስለዚህ ጤናዬን በአግባቡ ለመከታተል ወይም ለመከላከል እንደዚህ አይነት ነገር እጠቀማለሁ

አዎ መስመር ላይ የተለያዩ እቃዎችን እገዛለው አስመጣለው እልካለው ይህም የማደርገው አንደኛ። ከራሴ ፍላጎት ማሟላት አንፃር ነው ሁለተኛ ደግሞ የተለያዩ ስራዎችን ስለምሰራ ስለምሳተፍ እንደዚህ አይነት ነገሮችን። አደርጋለሁ ስለዚህ መስመር ላይ እገዛለሁም እሸጣለሁም ማለት እችላለሁ።

ዋው በጣም የሚገርም ጥያቄ ነው የጠየከኝ እውነት ነው። እኔ አዳዲስ ቴክኖሎጂዎችን መማርም መመራመርም እወዳለሁ ምክንያቱም ለቴክኖሎጂ ያለኝ ፍላጎት እጅግ በጣም ሃይ ነው። ስለዚህ እኔም አዳዲስ ቴክኖሎጂዎችን ለመፍጠር ፍላጎትም አለኝ ጥረትም አደርጋለሁ። ከዛ ባለፈ ደግሞ አዳዲስ የተፈጠሩት ቴክኖሎጂዎችን እጠቀማለሁ። እኔም ለመስራት እሞክራለሁ ማለት ነው

እኔ የምወደው ጣፋጭ ምግብ በኢትዮጵያ ባህል የሚሰራ አንድ ክትፎ የሚባል ምግብ አለ። እሱን በጣም ነው የምወደው። ሁሌም ብበላው ሊሰለቸኝ የማያልችለው ምግብ ነው ከዛ ባለፈ ደግሞ ጥብስ ማለት ነው ሲቀጥል ደግሞ ሌላ የምወደው የምግብ አይነት በርገር እና ፒዛ ነው። እነዚህን ምግቦች በጣም ነው የምወዳቸው።

ማሸነፍ በደንብ ነው የምችለው ምክንያቱም ሁሉም ሰው የየራሱን ነገር ለማሸነፍ ድል ለማድረግ ነው የሚለፋው የሚጥረው ስለዚህ እኔ ለማሸነፍ ዝግጁ ነኝ ሁሌም ራሴን ሬዲ የማደርገው በዚህ አይነት መንገድ ነው። እና እንዳልኩህ ያልኩህን ነገር ለማድረግ በጣም ከፍተኛ ጥረት ከፍተኛ ፍላጎት አለኝ። ሲቀጥል ያንን ነገር ካላደረኩት ደግሞ የተሸነፍኩ መስሎ ስለሚታየኝ ማድረግ መቻሌን እቀጥላለው

አዎ ማብሰል በደንብ ነው የምችለው እኔ የምመገበው ምግብ ራሴው አብስዬ ራሴው ሰርቼ ነው የምመገበው ስለዚህ ማብሰል እችላለሁ በደንብ ነው የምችለው። እንዲሁም የተለያዩ ምግቦችን ማብሰል ያዝናናኛል። ስለዚህ እኔ የምፈልገው ምግብ አብስዬ መብላትም እችላለሁ። እንዲሁም ምግብ ማብሰል ራሴን ስለሚያዝናናኝ። ሁሌም የማደርገው ተግባሬ ነው ማለት ነው

በስራ ላይ ችግሮችን በጣም ነው ምፈታው የተለያዩ ችግሮች ሲያጋጥሙ ብዙ ጊዜ መፍትሄ የማመጣው የማቀርበው እኔ ነኝ። ስለዚህ በስራ ቦታዬ በመፍትሄ ሰጪነት የታወቅኩ ነኝ። እንዲሁም በስራ ባልደረቦቼ ተወዳጅ የሚያደርገኝ ይሄ ነው። ስለዚህ ለተለያዩ ችግሮች መፍትሄ እሰጣለው። መፍትሄም አቅራቢ ሰውነኝ ማለት ብዬ እችላለው ለራሴም ማውራት እችላለው ማለት ነው

የስራ ስነምግባሮችን በደንብ ነው የማከብረው ምክንያቱም ስራዬን ለመስራት ህይወቴን ለመምራት። የስነ ስነምግባሮችን መከተልና ማክበር መቻል ስላለብኝ። ግዴታዬም። ግዴታዬም ሀላፊነቴም ስለሆነ እንደዚህ አይነት ነገሮችን ችላ ብዬ አላልፍም ምክንያቱም ስራ ነውና

አዎ የማስታውሰው አሁን ቅርብ ጊዜ ያሳለፍነው በዓል አለ እኛ ኢትዮጵያውያን ማለት ነው። እንዳልኩህ ቅድም ስናገር የነበረው የምወዳቸው በዓላቶች ጥምቀትና ፋሲካ ብዬ ነበረ። ከነዛ መካከል አንዱ ጥምቀት አሁን በቅርቡ ከሁለት ሳምንት በፊት ያሳለፍኩት በዓል ማለት ነው። እና በጣም አስደሳች ምርጥ በዓል ነበረ። የተለያዩ ሁነቶችን አስተናግጃለሁ በዛ በዓል ላይ እና በጣም ደስ የሚል በዓል ነበር። ወድጄዋለሁ። ሁሌም ማስታውሰው በዓል ነው ሆኖ ያለፈው

እኔ የምጠቀመው ቦርሳ ለመያዝ አመቺና እጅግ በጣም ተስማሚ የሆነ ቦርሳ ነው። የምትጠቀመው ብዙ ጊዜ ላፕቶፕ እና ኮምፒውተሮችን ይዤ ስለምንቀሳቀስ ማለት ነው። ስለዚህ እንደዚህ አይነት ቦርሳ ይመቸኛል። ምርጫዬም ነው ስለዚህ እንደዚህ አይነት ቦርሳ አጠቀማለው

ጊዜዬን በሚገባና በአግባቡ ነው የማስተዳድረው ነው ምክንያቱም ጊዜዬን በአግባቡ መጠቀም ካልቻልኩኝ ራሴ ላይ ብዙ ኪሳራዎችን ላስከትል ስለምችል በደንብ ነው ተጠንቅቄ የማደርገው። አንዳንድ ስራዎችን ከስራ ሰዓት ውጪ ሰርቼ አውቃለሁ ግን ቢሆንም በትርፍ ሰዓቴ ስለሆነ ጊዜዬን በአግባቡ ተከታትዬ ነው የምጠቀመው

በቀን ስንት ሰዓት ስልክ ትጠቀማለህ? ላልከኝ እንዳልኩት ስልኬን የምጠቀመው ለተለያዩ ስራዎች ስለሆነ ለመደወል ወይም እንደዚህ የመስመር ላይ ስራዎችን ለመስራት ስለሆነ በቀን ቢያንስ በድምሩ ከአንድ ሰዓት ተኩል በላይ ልጠቀም እችላለሁ ማለት ነው። ስለዚህ እንደዚህ አይነት ነገር ነው

አዎ በሚገባው ወደ ሱቅ ከመሄዴ በፊት የምፈልጋቸው እቃዎችን ጽፌ አስተካክዬ ነው ምሄደው ምክንያቱም እዛ በኋላ ሄጄ መስተጓጎል እንዳይፈጠርብኝና ሳልፈልግ ሌላ እቃ ገዝቼ ወይም የምፈልገውን እቃ ሳልገዛ እንዳልመለስ ማለት ነው። ስለዚህ እንደዚህ አይነት ልምዶችን የማድረግ ባህሪ አለኝ። ስለዚህ እንደዚህ አይነት ልምዶችንም ማዳበር ጠቃሚ ነው ብዬ አስባለሁ ራስን ከእንግልትና ከመስተጓጎል ይታደጋል ብዬ ስለማስብ ማለት ነው።

በእጅ መጻፍ እወደዋለሁ ምክንያቱም ብዙ ጊዜ መስሪያ ቤት ስለምሰራ አንዳንድ ነገሮችን በእጄ ነው የምጽፈው። ስለዚህ በእጅ መጻፍ ግዴታዬም ስለሆነ። አደርገዋለሁ እናም በእጅ መጽሐፍ በጣም ነው ደስ የሚለኝ እወዳለሁ ብዙ ስነ ጽሁፎችን መጻፍና ማቅረብ ስለምወድ ማለት ነው። እና እንደዚህ አይነት ነገሮችን የማድረግ ልምድ አለኝ

ስማርት ፎን አዎ እጠቀማለሁ። ምክንያቱም አሁን ራሱ እየተጠቀምኩ ይህንን ድምጽ እየቀዳሁበትም ያለው ስማርት ፎን ነው። ከዛ ባለፈ ስማርት ፎን ብዙ ጠቀሜታዎች አሉ። የተለያዩ ተግባራቶችን ለመፈጸም እና ከጊዜው ጋር ለመዘመን እጅግ በጣም አሪፍና ጠቃሚ ዲቫይስ ነው ብዬ አምናለሁ። ስለዚህ ከዚህ የተሻለም አዳዲስ ስማርትፎኖች እንደሚመጡ ተስፋ አደርጋለሁ።

አዎ ቀዝቃዛ የአየር ሁኔታ ይመቸኛል፤ እወዳለሁ ምክንያቱም እኔ ብዙ ጊዜ ሙቀት የሚወድ ሰው አይደለሁም ብዬሃለሁ ከዚህም በፊት፤ እና እኔ የምወደው ቅዝቃዜና ዝናብ ነው። የቀዝቃዛ የአየር ሁኔታ ይመቸኛል ብዙ ነገሮችን እንድሰራም ያግዘኛል። ምክንያቱም እኔ በሙቀት ሰዓት ስራዎችን ለመስራት ትንሽ እቸገራለሁና እንደዚህ አይነት ሰው ነኝ።

ማር ትወዳለህ ላልከኝ ጥያቄ በጣም ነው የምወደው ምክንያቱም በተፈጥሮ የምናገኘው ጣፋጭ ነገር ቢኖር አንደኛ ማር ነው እና ማር አድናቂም ነኝ አፍቃሪም ነኝ ማለት እችላለሁ። ማር መመገብ በጣም ነው ደስ የሚለኝ በተለይ በተለይ በዳቦ መመገብ በጣም ነው ምወደው። እንዲሁም የተለያዩ ነገሮች ላይ ጨምሮ መብላት ይመቸኛል

የድምጽ መልእክት አዎ እልካለው ብዙ ጊዜ ከሰዎች ጋር መልእክት ስላላክ ምጠቀመው ቴክስት ነው ግን ከዛ ባለፈ ደግሞ ረዘም ያሉ ሜሴጆችን ወይም መልእክቶችን ለማስተላለፍ የድምጽ መልእክት ይመቸኛል ማለት ነው። ስለዚህ እንደዚህ አይነት ነገሮችን እጠቀማለው አዎ በደንብ ነው ምጠቀመው።

ከደንበኞቼ ጋር አዎ የተለያዩ ስራዎችን እሰራለሁ። ደንበኞቼንም ልጠቅምና ሊጎዳ በማይችል መንገድ ስራ እንዲሰሩ አደርጋለሁ ስራ እድሎችንም እፈጥርላችኋለሁ። እንዲሁም እነሱ አብረው ከእኔ ጋር መስራት በመቻላቸ፣ ው መጠቀም በመቻላቸው፣ ደስታዎቻቸውን ይገልጹልኛል። ስለዚህ ከደንበኞቼ ጋር አብሮ የመስራት ልምድም አለኝ።

በትምህርት የምትወደው ምን ነበረ ያልከኝ በጣም የምወደው የትምህርት አይነት የነበረው ፊዚክስ ነው። በትምህርት የምትወደው ምን ነበረ ያልከኝ በጣም የምወደው የትምህርት አይነት የነበረው ፊዚክስ ነው። ምክንያቱም ፊዚክስ እጅግ እጅግ በጣም ወሳኝ ትምህርት ነው ብዬ አስባለሁ። በህይወታችን ዙሪያ የምናከናከናውናቸው ነገሮችን በሙሉ የሚያነሳ የትምህርት አይነት በመሆኑ። የምወደውም የማደንቀውም ሁሌም ብማረው የማልሰለቸው የትምህርት አይነት ፊዚክስ ነው።

የትውልድ ከተማዬ አዲስ አበባ ዘ ካፒታል ሲቲ ኦፍ ኢትዮጵያ ትባላለች። እና አዲስ አበባ ነው ተወልጄ ያደኩት ግን አሁን የምኖረው ቦታ ሌላ አካባቢ ነው። ይህን ያሀልም ራቅ ያለ ቦታ ባይሆንም። በቅርብ ርቀት ውስጥ የምትገኝ ከተማ ነው የምኖረው። አሁንም እና የትውልድ ከተማዬ አዲስ አበባ ትባላለች

የደንበኛ እርካታ አዎ በደንብ ነው የማሳውቀው ምክንያቱም ደንበኞቼ በእኔ ስራ መደሰታቸውንና አለመደሰታቸውን ማወቅ መቻል አለብኝ። ምክንያቱም ውጤታማ ያለው ስራ ለመስራት እነዚህ አይነት ነገሮች ወሳኝ ናቸው ብዬ አስባለሁ። ስለዚህ የደንበኛ እርካታ በደንብ ነው ማወቅ የምፈልገው

እኔ ከምወደው ወቅቶች መካከል ሀምሌና ነሀሴን በጣም የምወደው ወቅት ነው። ምክንያቱም አንደኛ ሀምሌ ውስጥ የኔ የተወለድኩበት ልደት ስለሆነ የምወደው ወር ነው። ሁለተኛ ደግሞ ብዙ ነገሮችን ራሴን የምገመግብበትና ለአመታዊ እቅድ ራሴን የማዘጋጅበት ወር ስለሆነ እነዚህን ሁለት ወር በደንብ እወዳቸዋለሁ ማለት ነው

የቅጥር ሂደቴ የኔ የተቀጠርኩት መጀመሪያ በተማርኩበት ፊልድ ነው። ማስታወቂያ ወጣ ያንን ማስታወቂያ ሄጄ አይቼ ለማስታወቂያው የሚያስፈልጉትን ነገሮች አሟላው ከዛ በኋላ ለኔ የቀረበልኝን ጥያቄዎች በአግባቡና በስነ ስርዓቱም መለስኩኝ። ከዛ ባለፈ ያሉትን ነገሮች እንዴት ማስተካከል እንዳለብኝ። ከራሴ ጋር ተመካክሬ ችግሮቼን። ከቀረፍኩ አስተካከልኩ በኋላ ቀጥታ ወደ ስራ መግባት ችያለሁ ማለት ነው። እናም በስራዬ አሁን በጥሩ ሁኔታ ላይ እገኛለሁ

ማንቂያ ሰዓት ትጠቀማለህ? ላልከኝ ቅድም እንዳልኩህ ማንቂያ ሰዓት እኔ የምጠቀመው አልፎ አልፎ ሊሆን ይችላል እንጂ ብዙም ጊዜ በራሴ በጊዜ ተኝቶ በጊዜ የመነሳት ልምድ ስላለኝ የማንቂያ ሰዓት አልጠቀምም ምክንያቱም ራስ በራሴ የለመድኩበት ሰዓት ስላለ በጊዜ ተኝቼ በጊዜ ነው የምነሳው እና በአግባቡ ይሄንን ማድረግ ስለምችል ብዙን ጊዜ የማንቂያ ሰዓት አልጠቀምም ማለት እችላለሁ